ሩዝ በብዙ ሰዎች የምግብ ተመን ውስጥ በቀላሉ የሚገኝ ምግብ ነው ቀላል ሲሆን ከብዙ ምግብ ጋር በቀላሉ ይገኛል እኔም ሩዝ በጣም ነው የምወደው። ሩስ በአለም አቀፍ ደረጃ በከፍተኛ ሁኔታ የሚፈለግ ምግብ እንደሆነ ይሰማኛል ምክንያቱም በቀላሉ የሚገኝ ነው እናም ደግሞ ለሰውነትም ተስማሚነት ጤንነት ነው። ሌላው በሩቅ ምስራቅ ሀገሮች ውስጥ ያሉት ቻይናና ህንድ ራሱ። በከፍተኛ ሁኔታ ሩዝን ያመርታሉ ስለዚህ ሩዝ በአለም አቀፍ ደረጃ ተፈላጊነት ያለው ምግብ እንደሆነ መመልከት ይቻላል። እንዲሁም እኛም ሀገር ይበቅላል ረግረጋማ የሆኑ አካባቢዎች ላይ በብዛት የመብቀል አዝማሚያ ያሳያል ስለዚህ ሩዝ በቀላሉ የሚበቅል ምግብ ነው። በሰውነትም ተስማሚ ጤንነት ይሰጠዋል። ሩዝን የምወድበት ሶስት ምክንያቶች አሉ የመጀመሪያው ጣዕሙ ነው ጣዕሙ በጣም ልዩ የሆነ ጣዕም ነው ያለው። ሩዝ ጣፋጭ እና ቀላል የሆነ ምግብ ነው። ስለዚህ ከብዙ ምግቦች ጋር ካሳ ጋር ሊቀርብ ይችላል። እንዲሁም ደግሞ በስጎ ተሰርቶ ሊዘጋጅ ይችላል። ስለዚህ በተለያየ አይነት አዘገጋጃጀት ቀርቦ ለምግብነት ሊሆን ይችላል ማለት ነው። ጣዕሙ አንደኛ ነው በጣም ጣፋጭ ነው። ስለዚህ ሩዝን የምወድበት ምክንያት በዚህ ምክንያት ነው ማለት ነው። ሁለተኛው ደግሞ ጤና ነው ሩዝን ከበላህ በኋላ ምንም አይነት የጎንዮሽ ጉዳት የለውም። ስለዚህ አንዳንድ ጊዜ ፓስታ ወይም መኮሮኒ በምመገብበት ጊዜ ጨጓራዬን የማመም ስሜት ይሰማኛል። ሩስ ከበላሁ በኋላ ግን ምንም አይነት የጎንየሽ ጉዳት የለበትም። በተጨማሪም ደግሞ ሩዝ በውስጡ ፋይበር እና ካርቦይድሬትን ያካተተ ምግብ ነው። እነዚህም ምግቦች ደግሞ ለሰውነት ሀይል ይሰጡና እንደገናም ደግሞ ሰውነታችንን በመገንባት ጥሩ የሆነ ሁኔታ እንድንኖር ያስችለናል ማለት ነው። ስለዚህ ሩዝ ጣፋጭነት አለው ጣዕሙ በጣም አንደኛ ነው። በሁለተኛ ደረጃ ደግሞ ጤና ነው። ምንም አይነት የጎንየሽ ጉዳት የለበትም። በሶስተኛ ደረጃ ተደራሽነት ማንም ሰው ሊያገኘው የሚችለው ምግብ ነው። በቀላሉ ሊዘጋጅ ይችላል ከተለያዩ አይነት ምግቦች ጋር ሊቀርብ ይችላል ከእንቁላል ጋር ራሱ አብሮ ማቅረብ ይቻላል። ሩዙን ከቀቀልነው በኋላ እንቁላሉን አንድ ላይ አዋህደን ማዘጋጀት ይቻላል። ከተለያየ ከአሳ ጋር ሁሉ ይቀርባል። እንዲሁም ከስጋ ጋር ሁሉ ይቀርባል ከአትክልቶች ጋር ሁሉ ይቀርባል ስለዚህ የማይገባበት የምግብ አይነት ውስጥ የለም። ሩዝ በጣም በእነዚህ ሶስት ምክንያቶች አንደኛ ጣዕሙ በጣም ልዩ ነው። ጤና ይሰጠናል ከበላነው በኋላ እንዲሁም ደግሞ ተደራሽነቱ ወይንም ደግሞ በቀላሉ ከሌሎች ምግቦች ጋር በመቀላቀል መመገብ የሚቻል መሆኑ በጣም ጣፋጭ እንዲሆን ያስደርሰዋል

ታሪክ መንገር በጣም ነው ደስ የሚለኝ ታሪክ መንገር ማለት የተለያዩ ጊዚያትና ሰዎች በሂወት ያሳየቱን ተሞክሮና ልምድ መማር ማለት ነው። እኔ ታሪክ መንገር በጣም ደስ ይለኛል በተለይ እንድወድ ያደረገኝ የዩንቨርሲቲ ተማሪ እያለሁኝ የታሪክ አስተማሪ በጣም ደስ የሚል አስተማሪ ነበር በግለት ነው ትምህርቱን ያቀረበ የነበረው። ለኢትዮጵያ ታሪክ ደሞ ጥልቅ እውቀትና ጥልቅ ሀብት የነበረው ሰው ነው እና በጣም ደስ ይላል አነጋገሩ በተረጋጋ መንፈስ በአክብሮት በደግነት በጣም ይናገር ነበር። እና የእሱም ሁኔታ ይመስለኛል። ታሪክን ለመንገር እንድወድ ያደረገኝ ታሪክ ለመንገር ሁለት ሶስት ምክንያቶችን ማቅረብ እችላለሁ። አንደኛ ታሪክን ማወቅና መማር ነው። ከመናገራችን በፊት ማወቅ ያስፈልገናል መማር ያስፈልገናል ያው የምንማረው አንድ ትምህርት ቤት ነው ከእንዛ በዩንቨርሲቲ ደረጃ ደሞ ስለ ኢትዮጵያም ስለ አለምም አጠቃላይ ታሪክ እንማራለን። ታሪክ መንገር እንግዲህ ለመማርና ለማወቅ ያው ዩንቨርሲቲ ገብቶ መማር በጣም አስፈላጊ መሆኑን ተናግሪያለሁ። ትምህርት ማግኘት መቅሰም ያስፈልጋል ኢቭን ዩንቨርሲቲ እንኳን ገብተን ባንማር የአባቶቼን ምክር መጠየቅ ይቻላል። እናቶች ትልልቅ እናቶች አባቶች ለነሱ ስለ ታሪክ ያላቸውን አመለካከትና እውቀት ለማወቅ ይረዳናል ማለት ነው። ስለዚህ ከእነሱ መማር የሚቻል ይመስለኛል። ሌላው ልምድና ግንዛቤ ማዳበርም በጣም አስፈላጊ ነገር ነው። ታሪክ መንገር ሰወች በህይወት ምን እንደሚደርጉ እና ምን እንደሚያ ያሳያል ከልምድ ጋ ትክክለኛ እውቀት እናገኛለን። እሄ ልምድ ያልኩትን እንግዲህ አንድ ከእናቶች ወይንም ከአባቶች የምናገኘው ትምህርት ነው። የመጀመሪያው ቅድም እንደተናገርኩት በዩንቨርሲቲ ደረጃ ወይንም ደሞ በትምህርት ቤት ደረጃ የሚሰጠን የእውቀት ትምህርት ነው። ስለዚህ ማወቅ ያስፈልጋል ማለት ነው። ታሪክን ለመናገር ሁለተኛ ልምድና ግንዛቤ ያላቸውን ሰዎች መጠየቅ አባቶችን እናቶችን ማማከር ይህም ያደርጋል። ሌላው እንደ መንገድ ማሳያ ታሪክ መንገድ ይሰራል ከቀድሞው ልምድ መማር እና ለበፊቱ ደሞ መንገድ ማደላደል ማለት ነው። ስለዚህ ታሪክን በእነዚህ አይነት መንገድ ልናውቅ እንችላለን ማለት ነው

አዎ የድምጽ መልእክት እልካለሁ ዛሬ ዛሬ የድምጽ መልእክት በህይወታችን ላይ ከፍተኛ ጠቀሜታ አለው እድሜ ለቴክኖሎጂ በጣም በተረቃቀቀው ሁኔታ የድምጽ መልእክት መላክ ይቻላል ከዚህ መካከል የድምጽ መልእክት ላይ በጣም ጠቃሚ መገናኛ መንገድ እንደሆነ ይሰማኛል በቀድሞ ዘመን ሰዎች ለመነጋገር ደብዳቤ ይጻጻፉ ነበር ይህም ብዙ ጊዜ ይወስድ ነበር ከዚያ ደግሞ ስልክ መጣ ነገር ግን ሁሉም ጊዜ መደወል አይቻልም። አሁን ደግሞ የድምጽ መልእክት ማስተላለፍ ቀላል ሆኗል በዋትሳፕ በቴሌግራም በሜሴንጀር በእንደነዚህ በመሳሰሉ መተግበሪያዎች ሰዎች በቀላሉ የድምጽ መልእክት ሊላኩ ይችላሉ ስለዚህ የድምጽ መልእክት መላላክበጣም አስፈላጊ ነው እንዲሁም በቀላሉ ምንም ወጪ ማውጣት አያስፈልግም የሚያስፈልገው ኢንተርኔት ብቻ ነው ኢንተርኔት ካለ በቀላሉ መንገድ የድምጽ መልእክት መላላክ ትችላለህ ማለት ነው የድምጽ መልእክት ብዙ ጥቅሞች አሉት መጀመሪያ ስሜትን በቀላሉ ማሳየት ይቻላል። ምክንያቱም በድምጽ አማካኝነት ስሜትንም ማስተላለፍ ስለሚቻል ማለት ነው። ጽሁፉ ሲጻፍ ሰው ስሜቱን ሙሉ በሙሉ ማሳየት አይችልም ነገር ግን በድምጽ መልእክት ድምጽ ደስታ ሀዘን ወይንም ፍቅር መግለጽ ይ ይቻላል ስለዚህ ይህ ሰዎች እንዲቀራረቡ እንዲገናኙ ያደርጋል ማለት ነው። ስሜትን የሚኮረኩር በመሆኑ ስሜትን የሚገልጽ በመሆኑ የድምጽ መልእክት መላክ ይቻላል ማለት ነው። ስለዚህ በዚህ አማካኝነት ማድረግ ሁለተኛ የድምጽ መልእክት ጊዜ ይቆጠባል አንዳንድ ጊዜ ረጅም ጽሁፍ መጻፍ ይከብዳል በተለይ ሰው ስራ ላይ ከሆነ በዚህ ጊዜ ድምጽ መልእክት ማስተላለፍ ፈጣንና ቀላል ነው ሰው ያለውን ሁሉ ሀሳብ በጥቂት ሰከንዶች ሊናገር ይችላል ስለዚህ የድምጽ መልእክት መጠቀም ብዙ ጥሩ ጎናዎች አሉት ማለት ነው ስሜትን በቀላሉ ማስተላለፍ ይቻላል ጊዜ ቆጣቢ ነው ስራ ላይ በብዛት ልናስል ልንሆን ስለምንችል ጊዜ ላይኖረን ይችላል በዚህ ጊዜ ሞባይል ስልካችንን አውጥተን የድምጽ መልእክት ብቻ ማስተላለፍ እንችላለን ሶስተኛ የድምጽ መልእክት ለትምህርት ጠቃሚ ነው ተማሪዎች ከመምህራን ጋር መልእክት ሊቀባበሉ ይችላሉ እንዲሁም ጓደኞች እርስ በእርስ ትምህርት ሊካፈል ይችላሉ የቋንቋ ትምህርት ሲማሩ ድምጽ መላክ እጅግ ይረዳል ስለዚህ ለትምህርትም ጭምር በጣም አስፈላጊ የሆነ መሳሪያ ነው ማለት ነው እርስ በእርስ እንዲቀራረቡ ተማሪዎች ከአስተማሪዎች ጋር እርስ በእርስ ሀሳባቸውን እንዲያካፍሉ ስለሚረዳቸው ማለት ነው ነገር ግን የድምጽ መልእክት ሲጠቀም አንዳንድ ነገሮችን መጠንቀቅ አለብን ለምሳሌ እጅግ ረጅም መልእክት መላክ አንዳንድ ጊዜ ለሌሎች ሰዎች መስማት ይከብዳል እንዲሁም የግል መረጃ በማንኛውም ቦታ መናገር አይገባም ሰዎች ሌሎችን ሲያነጋግሩ ክብርና ስነምግባር ማሳየት አለባቸው! ስለዚህ ጠንቃቃ መሆን ያስፈልገናል ማለት ነው የድምጽ መልእክት ስንልክ እንዲሁ እንዳመጣልን ሁሉንም ብዙ መልእክቶች መላክ አይኖርብንም እንዲሁም የግል ጉዳዮቻችንን ሁሉ አስገብተንም መናገር አይነብንብንም በመጨረሻ የድምጽ መልእክት በዘመናችን በጣም ጠቃሚ የመገናኛ መንገድ ነው ሰዎችን ያቀራርባል ጊዜ ቆጥቧል ሀሳብን በቀላሉ ማስተላለፍ ያስችላል ስለዚህ ቴክኖሎጂን በጥሩ መንገድ መጠቀም እና በክብር መገናኘት አለብን

እኔ በጣም የምወደው ሬስቶራንት ንጹህ የሆነ እና ምግቡ ጣፋጭ የሆነ ሬስቶራንት ነው። በተለይ ደግሞ የኢትዮጵያ ባህላዊ ምግብ የሚያቀርብ ሬስቶራንት እወዳለሁ። እንጀራ ዶሮ ወጥ ሽሮ እና ጥብስ ያሉ መግባቶች በጣም ይጣፍጣሉ። እነዚህ መግቦች የሀገራችንን ባህል ይወክላሉ እና ከቤተሰቤ ጋር ሲበሉ የበለጠ ደስታ ይሰጣሉ። ለዚህም ደግሞ በዋነኛነት የምወደው ሬስቶራንት ጊዮል ሆቴሎችን እና ሬስቶራንትን ነው። የሚያቀርባቸው ምግቦች በጣም ጣፋጭ የሆኑ ምግቦች ናቸው። ዶሮ ምግባቸው በጣም ጣፋጭ ነው። ጥብሳቸው ዝልዝል ጥብሳቸው በጣም ቆንጆ ነው። ስለዚህ የእነሱን ሬስቶራንት በጣም ነው የምወደው። የምወደው ሬስቶራንት ሰላማዊና ንጹህ ከሆነ በጣም ይማርከኛል። ደግሞ ሰራተኞቹ ከእንግዶቹ ጋር በክብርና በፍቅር ሲነጋገሩ እወዳለሁ። ጥሩ አገልግሎት ያለበት ሬስቶራንት ሰውን እንደገና እንዲመጣ ያደርገዋል። ስለዚህ ከስተመር ሳትስፋክሽን ይኖረዋል ማለት ነው። ስለዚህ የሚሰጡት ሬስቶራንት በጣም ደስ የሚል ነው ጽዱት ያለ ነው ጊዮን ደግሞ አካባቢው ራሱ በዛፎች የተሸፈነ ነው። ወንዞች የሚወዱ ወንዞች አሉት ስለዚህ በጣም የሚያምር ሬስቶራንት ነው። ከጓደኞቼ ጋር ሬስቶራንት መሄድ በጣም ነው ደስ የሚለኝ። አብረን ምግብ እንበላለን እንወያያለን እንስቃለን። አንዳንድ ጊዜ ከቤተሰቤ ጋር በልዩ ቀናት ሬስቶራንት መሄድ ደስ ይላል። ይህ የፍቅርና የደስታ ጊዜን ያመለክታል። ስለዚህ ወጣ ብሎ መዝናናት በጣም ደስ የሚል ነው ማለት ነው። እዚሁ አዲስ አበባ ውስጥ ራሱ እንደ ጊዮን የመሳሰሉ የኢትዮጵያ ባህላዊ ምግቦችን የሚያቀርብ ሬስቶራንት ሄዶ መ መገብ በጣም ደስ ያሰኛል። እንዲሁም አንዳንድ ሬስቶራንቶች ቀጥታ ሙዚቃ ያቀርባሉ ሙዚቃ ሲኖር ሰዎች ይደሰታሉ እና አየር ይቀየራል። ይህም ሬስቶራንቱን የበለጠ እንድንወደው ያደርገናል። በመጨረሻ የምወደው ሬስቶራንት እንግዲህ ጊዮን ሬስቶራንት ነው ብያችኋለሁ ጣፋጭ ምግብ ያቀርባል ጥሩ አገልግሎት ይሰጣሉ ንጹህ ነው አካባቢው በጣም መንፈስን ያድሳል ዛፎች አሉ። ሞቅ ሲለን ራሱ ቀዝቀዝ የምንልባቸው ቦታዎች አሉት። ስለዚህ ከወዳጅና ከቤተሰቤ ጋር በዚህ አይነት ሬስቶራንት መከመት በጣም ልጅ የሆነ ደስታ እንደሚሰጠኝ መገመት ትችላላችሁ

አዎን ምግቤን ለሌሎች ማካፈል በጣም ነው የምወደው ምግብ ማካፈል ፍቅርን እና አክብሮትን የሚያሳይ ባህል ነው። በቤተሰብ ወይንም ከጓደኞች ጋር ምግብ ሲካፈሉ ደስታ ይፈጥራል እና ግንኙነትን ያጠናክራል። ብዙ ጊዜ ምግብ ብቻዬን ከመብላት ይልቅ ከሌሎች ጋር መብላትን እመርጣለሁ። ስለዚህ ምግቤን ለሌሎች ሰዎች ማካፈል በጣም ደስ የሚያሰኝ ነገር ነው። ብቻን መመገብ ደስ አይልም ብዙ ጊዜ ለሌሎች ሰዎችም መስጠት ደስታ ይሰጣል። መጽሐፍ ቅዱስም ከመቀበል ይልቅ መስጠት የበለጠ ደስታ ያስገኛል ይላል ስለዚህ እውነት ነው ለሌሎች ማካፈል ምግብን በተለይ ደስታ ይፈጥራል። በተለይ በቤት ውስጥ ምግብ ሲዘጋጅ ለቤተሰብ አባላት ማካፈል የተለመደ ነው። እናት ወይንም አባት የሚያዘጋጁትን ምግብ በአንድ ላይ መብላት በጣም ያስደስታል። እንዲሁም ጓደኞቼ ሲመጡ ያለኝን ምግብ አካፍላለሁ እነሱም ከእኔ ጋር ሲበሉ የደስታ ስሜት ይኖራል። ብዙን ጊዜ ሰውን እርስ በእርስ ከሚያስደስቱት ነገሮች መካከል አንዱ ምግብን አብሮ መመገብ ነው። ስለዚህ በተለይ ደግሞ ቤተሰብ ውስጥ ስንሆን ለእናት ለአባት የተዘጋጁትን አንድ ላይ መብላቱን በጣም ያስደስታል። ሰውም ሲመጣ ያለንን ነገር ማካፈሉ ደስታ ይሰጣል። ስለዚህ ደስተኞች ለመሆን የምንፈልግ ከሆነ ምግባችንን ለሌሎች ሰዎች ማካፈል መቻል አለብን ማለት ነው። ምግብ ማካፈል ለሌሎች መርዳትንም ያሳያል። አንዳንድ ሰዎች ምግብ ሲያጡ ከእኛ የሚካፈለውን ትንሽ ምግብ ትልቅ ደስታ ሊሆንላቸው ይችላል። ስለዚህ ያለኝን ነገር ከሌሎች ጋር መካፈሉ ጥሩ ልማድ ነው ብዬ አምናለሁ። ስለዚህ ለሌሎች እንግዲህ የተቸገሩ ሰዎችም ጭምር ሊኖሩ ስለሚችሉ። ለእነሱም ደግሞ መስጠት ደስታ ያሰኛል በመስጠት ትልቅ ደስታ ነው የሚገኘው። ስለዚህ ያለንን ነገሮች መስጠት አለብን ማለት ነው። ፈጣሪያችንም ቢሆን ብዙ ነገሮች በለጋስነት ሰጥቶናል። ስለዚህ እኛም ደግሞ ያለንን ትንሽ ነገርም ብትሆን ለሌሎች መስጠት ለጋስ እንደሆንን ያሳያል ማለት ነው። በበህላችን ውስጥ እንግዳ ሲመጣ ምግብ ማቅረብ አክብሮት ነው። እንግዶችን በምግብ መቀበል ፍቅርን ያሳያል እና ሰዎችን ያቀራርባል። ይህ ባህል በተለይ በኢትዮጵያ በጣም የተስፋፋ ነው። በአጠቃላይ ምግብ ማካፈል የሚያስደስትና የሚያፋቅር ልማድ ነው። ሰዎችን ያቀራርባል ፍቅርን ያጠናክራል ደስታን ያመጣል ስለዚህ ምግብን ለሌሎች ማካፈል ሁል ጊዜ እወዳለሁ።